የቅጥር ህይወት ሂደት እንዴት ነው? እኔ ማለት ሰው አንድ ስው ቢዝነስ ከመጀመሩና ከመስራቱ በፊት አሁን ኢንተርፕረንሺፕ ሮበርት ኩሳኪንም እንዳነበኩት አንድ ሰው ተቀጥሮ ቢሰራ ጥሩ ነው የሚል ነገር ነው። አብዛኛው ቢዝነስ ማን ያላቸው እና አንድ ሰው የራሱን ቢዝነስ የራሱን ስራ ከመስራቱ ከመጀመሩ በፊት አንድ ድርጅት ተቀጥሮ ቢሰራ የተሻለ ውጤታማ ይሆናል ተብሎ ይታሰባል። ለምን ያንን የሚደረገው ለምንድነው? ለምሳሌ እዚያ ውስጥ ያሉትን እያንዳንዱን ስህተትን ስኬትን በምን ውጤታማ መሆን እችላለሁ የሚሉትን እያንዳንዷን ስህተትን ካለች ስህተት ትርፍም ኪሳራም ካለ ያን እንዳልከስር የሚለውን በመጀመሪያ አንድ ሰው ተቀጥሮ ቢያዩ የተሻለ ነው። ለምን እዚያ ጋር ተምሮ በደንብ ይመጣል። ለዚህ እኔ ቅጥር ሁኔታን በጣም አበረታታለሁ። እውቀት በደንብ ለመቅሰም እንዲሆን ያንድ ጥሩ ነው። ስለዚህ አንድ ሰው ተቀጥሮ ቢሰራ ጥሩ በጀመረ የራሱን ቢዝነስ ከመጀመሩ በፊት አበረታታለሁ አፕሪሸት አደርጋለሁ። የራሱንም የሚሰራ ከሆነ ደግሞ እነኛ ነገሮች በደንብ ዲቴል ገብቶ ስኬታማ እንዲሆን በደንብ ማንጣትና ማንበብ ይኖርበታል እላለው። በዚህ ነው እኔ የማምነው

እኔ ወደመናፈሻ ለምሳሌ ሰዓት ባለችኝ አጋጣሚ ሁሉ ለመሄድ እሞክራለሁ። ግን ያ ነገርም ማይሆንልኝ ከሆነ በወር ወይ ደግሞ በሳምንት ወደ መናፈሻ ቦታ ለመሄድ እሞክራለሁ። ለምን? እዚያ ጋር ያሉት አየሮችን ተለያዩ የአየር ፀባዮችን አይምሮን ፍረሽ ለማድረግ ስለዚህ ወደመናፈሻ ቦታ እሄዳለሁ። ለምን? የሳምንት ሙሉ ስንሰራ የዋልን ውለን አእምሮአችንን ዘና ፈታ ለማድረግ መናፈሻ ያሉ ከእጽዋት ያሉትን አየሮች የሰውነታችን ለመመገብ ከሰው ጋር ጥሩ ጥሩ ነገሮችን ለመማር። አንዳንድ ነገሮችንም ደግሞ ይሄ የደከመ አእምሮአችንን ሪፍረሽ ለማድረግ መናፈሻ ቦታ እሄዳለሁ። ስለዚህ ግድ መናፈሻ ቦታማ ግድ አስፈላጊ ነው። ከሚባለው በላይ ጥሩ ነገር ነው። ስለዚህ ሁልጊዜ እጠቀማለሁ አደርጋለሁ ስለዚህ መናፈሻ ቦታ በሳምንት ብችል በሳምንት ካልቻልኩ ደግሞ በወር አንድ ጊዜ መናፈሻ ቦታ እሄዳለሁ። ግድ ነው እዝናናለሁ አእምሮዬ ፍሬሽ ለማረግ ለስራ ውጤታማ ያደርገኛልና

አዎ በስራ ላይማ ግድ ነው። ተግዳሮት ይኖራል ግን ያ ደግሞ ተግዳሮትም እንዴት አድርጌ ልለፈው እንዴት አድርጌ ላሻሽለው የሚለውን ነው እንጂ ስራ ላይ ተግዳሮትም ያጋጥማል። ለዚህ ሁል ጊዜ እነኛን ስራዎችን እንዴት አድርጌ ተግራሮችን ልሻግራቸው ልለፋቸው ለነገ ምንድነው አስተምረውኝ የሚሄዱት የሚለውን? ለማሻሻል እና ለመስራት ለመ ለማሻሻል ለውጤታማ ለመሆን ተግዳሮቶችን ለማለፍ እንቅፋቶችን ለመሻገር ሁል ጊዜ እጥራለሁ። እሰራለሁ ተግዳሮት ቀን በቀን አለ። ያን ደግሞ እንዴት ልለፈው እንዴት ላሻሽለው እንዴት አድርጌ ውጤታማ ላድርገው የሚለውን ነው። እኔ ሁልጊዜ የማስበው የማደርገውም ውጤታማ ምን እንደሆነም የሚያደርገኝ እሱ ስለሆነ። ሁልጊዜ ተግዳሮትን በመሻገር ለመስራት አለው ግድ ነው። እኔ ተግዳሮትማ በየቀን በየቀን ነው አለ ያን ነገር ግን እንዴት ልለፈው እንዴት በጥበብ ላሻሽለው የሚለውን። እነኛን ነገሮች እጠቀማለሁ አደርጋለሁ እና ይሄን ለማሻሻል ደግሞ ዝግጁ ነኝ ቀን በቀን ሁል ጊዜ

አዎ የድርጅት ዝግጁዎችን እሳተፋለሁ ለምን ለምሳሌ በስራዬ ላይ በንግዴ ላይ ውጤታማ ለመሆን ከእያንዳንዱ ሰው ትምህርት ለመማር ምን አደርጋለሁ ከ የድርጅቶችን ዝግጅት እሳተፋለሁ? ለምን ለስራየ ላይ ውጤታማ ስኬታማ ለመሆን የድርጅት ዝግጅቶችን መዘጋጀት ጥሩ ነው ትምህርት ይሰጠኛል ከትላልቅ ሰዎች ጋር እገናኛለሁ። ቢዝነስ ማን ከሆኑ ሰዎች እገናኛለሁ? እንዴት አንድ ሰው ስህተቱን ሰርቶ ከዛ ከስህተቱ እንደተማረ ለእኒያን ስህተቴን እንዳልደግም እኔ ከእነሱ ለመማር እሳተፋለሁ። ስለዚህ ሁል ጊዜ ድርጅቶች ዝግጅት ሲያዘጋጁ በሚጠሩፉን ነገር ሁሉ ለመሄድና ለመሳተፍ ሁልጊዜ ዝግጁና የተዋጣለት ሰው ነኝ እሳተፋለሁ። ስለዚህ ሁልጊዜም አያመልጠኝም። በቻልኩም መጠን ሁልጊዜም